አዎ በመስኮት ጎን መቀመጥ እወዳለሁ በተለይ ጠዋት ላይ ከሆነ በመስኮት የምትገባውን የፀሀይ ብርሃን ለመኮንኮም ሲባል። በመስኮት ጎን መቀመጥ እወዳለሁ ትንሽ ከቆየሁ በኋላ ግን ስራዬ ስለሚያስገድደኝ ከመስኮቱ ጎን ነው ራቅ ብዬ ወደ ስራ ቦታዬ ተመልሼ እቀመጣለሁ። ስለዚህ በመስኮት ጎን መቀመጥ ጠዋት ላይ እወዳለሁ።

እኔ ቆዳ ጫማዎች ብዙ ጊዜ ይመቹኛል። ቀዝቃዛ አካባቢ ስሆን ቆዳ ጫማዎችን እለብሳለሁ ሞቃት አካባቢ ስሆን ደግሞ የተለያዩ ውድ የሆኑ ቶርሽን ጫማዎችን መልበስ እወዳለሁ። ነገር ግን ሞቃት አካባቢ ስሆን ደግሞ ቆዳ ጫማዎችን በመልበስ ውሎ ይሄን አሳምራለሁ

አዎ መዋኘት እችላለሁ መጀመሪያ ስለምድ በትንንሽ ኩሬዎች ነበር የለመድኩት እስከ አንድ ደቂቃ ድረስ ነበር መዋኘት የምችለው። አሁን ግን የትልልቅ ባህሮች ውቅያኖሶች ውስጥ በመዋኘት እስከ አስራ አምስት ደቂቃ ድረስ መዋኘት እችላለሁ። ስለዚህ እኔ መዋኘት በደንብ ነው የምችለው ማንኛውም ባህር ውስጥ መዋኘት እችላለሁ።